አዎ የተለያዩ መዋቢያዎችን እጠቀማለሁ መልክን ሊቀቡ የሚችሉ እንደ ሜካፕ ጥሩ ጥሩ ሜካፖችን እጠቀማለሁ። ቀለል ያሉ ፕሮግራሙ ባይኖርም ቀን ለቀን የምትጠቀማቸው ሜካፖች አሉ። ከዛ በተጨማሪ እንደ ኩል ማስካራ። ሁኔታ አይን ላይ የሚደረጉ እነሱን እጠቀማለሁ።

የተለያዩ መሳሪያዎችን እጠቀማለሁ ለስራዬ ሊያገለግሉኝ እሚችሉትን ከዛም ውስጥ የተለያዩ መብሻዎች ሊሆን ይችላሉ። የተለያዩ ስቴፕለሮች ለስራየ ሊያገለግሉ እሚችሉ እንደዚህ እርሳስ እስክሪብቶ አይነት ነገሮች ልትጠቀም እችላለሁ።

ከቤቴ የተለያዩ ትራንስፖርቶችን እይዛለሁኝ ሁለት ትራንስፖርት እይዛለሁ። ምናልባት ሰላሳ ደቂቃ ከዛም በላይ ሊርቅ ይችላል። ትንሽ ርቀት አለው። ሁለት ታክሲ ያስይዘኛል ከቤት ለመነሳት ማለት ነው። እና ያው ርቀቱ እንደዛ ነው

አዎ ስንት ብርድ ልብስ ለምሳሌ ሁለት ለብሰው አለ አንድ ደግሞ የሚቀመጥ አለ። ቤተሰብ ጋር እያለሁ አንድ ነበረኝ። እዚህ እራሴን ስኖር ግን ያው ሶስት ነው ያለኝ ማለት ነው። እና በአጠቃላይ ያው ብርድ ሲኖር ምናምን ለማሞቅ ሰውነት ይጠቅማል

ያው የቤት እንስሳ አለኝ የቤት አንስሳት የምላቸው ለምሳሌ ውሻ ድመት ሁለቱ አሉኝ። ዶሮዎችም ነበሩ በፊት ቤተሰብ ጋር እያለሁኝ ዶሮዎች እናረባ ነበር። አሁን ላይ ግን ያለኝ ውሻና ድመት ነው። ያለኝ እና

አዎ የስራ እድገት ያስፈልጋል ብዬ አምናለሁ ስራ ላይ ራስን ለመቀየር ወይም ጥሩ ውጤትም ለማምጣት የስራ ትነሳሽነትም እንዲኖር የስራ እድገት ያስፈልጋል ከስራ እድገት ጋር ተያይዞ ደግሞ ያው የደሞዝ ጭማሪ እድገትን ስለሚኖር የስራ እድገት እፈልጋለሁ።

እኛ አካባቢ ቀርካሐ የለም በፊት ወደ ክፍለ ሀገር ከተማም ራሱ ነበር አልፎ አልፎ አንዳንድ ቦታዎች። አሁን ላይ ግን የለም። ምክንያቱም የተለያዩ ቤቶች ከተማ ሲሆን ቤቶች ፎቆች ስለሚሰሩ ያ ቀርካሐም ያለበት ቦታም አይኖሩም። አሁን ግን ወደ ገጠር አካባቢ ይኖራል።

በመስመር ላይ አው ገዢ ነኝ። የተለያዩ ምርቶችን በመስመር ላይ የሚያወጡትን እናስተ እገዛለሁ አብዛኛውን ጊዜ አዎ። ብዙም ጥራትም ላይኖረው ይችላል። ጎን ሊያጥር ወይም ሊጠብ ይችላል ወይም ልብስም እንደዛው ግን ተጠቃሚ ነኝ።

እሳት ለማንደድ እንጨቶችን እጠቀማለሁ ከዛ በተጨማሪ የተለያዩ ፌስታሎች ወይም ጋዝ ሊያቀጣጥልልኝ ሚችለውን ሊረዱኝ ለማቀጣጠል ሊረዱኝ የሚችሉትን እቃዎች እጠቀማለሁ። የተለያዩ ቅጠሎች ልጠቀም እችላለሁ።

መብራት ሲቆረጥ የማደርገው ያው እሱን ሊተካ የሚችል ለምሳሌ እንደዚህ ለስልክ ምናምን ፓወር ባንኮች አሉ። ስልክ መሰኪያ። ለምግብ ማብሰያ ደግሞ የተለያዩ። በጋዝ ወይንም በከሰል የተለያዩ አማራጮችን እወስዳለሁ። ለመስራት

አዎ መብረት ብዙም አሁን ላይ ብዙም የተለመደ ነው። የመብረቅ መከላከያም ስላለ ብዙም አያስፈራም። በፊትም ያው ብዙ ሰዎችን የሚገል ነበረ። እና በጣም ይፈራ ነበረ መብረቅ እኔም እንደዛ ነበርኩኝ። አሁን ላይ ግን ቴክኖሎጂ ስለመጣ ብዙም አያስፈራም

አዎ ከተለያዩ ደንበኞች ጋር እገናኛለሁ። ያሉንን እቃዎች ለማስተዋወቅ የተለያዩ ስምምነቶችን ለመፈራረም ከተለያዩ ደንበኞቻችን ጋር ደንበኞቼ ጋር እገናኛለሁ። ያም ደግሞ ለስራው ጥሩ ነው ያሳድጋል ብዬ አስባለሁ።

አዎ ሩዝ እወዳለሁ ሩዝ ቆንጆ ምግብ ነው ከተለያዩ ነገሮች ጋ አቀላቅለን መመገብ እንችላለን። እና እኔም ሩዝ በጣም እወዳለሁ። ከበፊት ጀመሮ እሩዝ ተጠቃሚ ነኝ በጣም አወጣለሁ። እና ሰዎችም ደሞ እንዲመገቡት እመክራለሁ።

በፋም ማብሰል አውቃለው አብስዬም አውቃለው። የተለያዩ ምግቦች በፎም ሲበስሉ ጥሩ ጣዕም አላቸው። ግን አሁን አሁን ላይ ያው ጥሩ አይደለም ለጤናም እየተባለ ስለሆነ ያንን ለመቀነስ ወይም ለመተው እየሞከርኩ ነው።

አዎ ጥፍሬን እቆርጣለሁ የተለያዩ አሁን ላይ ዘመናዊ ሆኖ የመጡ ጥፍር መቁረጫዎች አሉ እነሱን እጠቀማለሁ። በጥፍር በጥርስ መቁረጥ ግን ጥሩ አይደለም ያንን አልጠቀምም ጥፍር መቁረጫዎችን በመጠቀም ጥፍሬን ሲያድግ በየጊዜው እቆርጣለሁ።

አዎ በሰአት ነው የምደርሰው። የተለያዩ ቀጠሮዎች ሲኖሩኝ፣ ሰዎች ማግኘት ሲኖርብኝ ወይም ደግሞ ነገ ለስራ ራሱ ሲኖረኝ በጊዜ ነው የምደርሰው። ብዙም አርፋጅ የሚባል ሰው አይደለሁም እና በሰአቴ የምደርስ አይነት ሰው ነኝ።

የቅርብ ጓደኛዬ ያው ትምህርት ቤት በፊት ልጆች እያለን ነበር የተዋወቅነው። ሃይስኩልም ኢለመንታሪም አብረን ነበር የተማርነው። ከዛ በተጨማሪ ደግሞ ካደግን በኋላ ዩኒቨርሲቲም አብረን ነበር የገባነው። ጥሩ ልጅ ነበረች። ጥሩ ግንኙነትም አለን አሁን ላይም እንገናኛለን።

ፎቶ ማንሳት እወዳለሁ። የተለያዩ ተፈጥሮዊ ቦታዎችን እያየሁ እንደዛ አነሳለሁ። እንደዚ ተራራዎችን፣ ውሃ ያለበት ቦታ ውሃ ውስጥ ያሉ አሳዎች፣ ጠዋት ፀሀይ ስትወጣ ስትገባ ያለው የተፈጥሮ ነገር ጫካው ደስ ይላል እሱን አነሳለሁ።

ካለቃዬ ጋር ያለኝ ግንኙነት ጥሩ ነው። ስራ ላይ የከበደኝን ወይም አብረን ልንሰራ የምንፈልገውን ነገር እየተነጋገርን ነው የምንሰራው። እና ካለቃዬ ጋር ያለኝን ግንኙነት በጣም ጥሩ ነው። የተለያዩ ስብሰባዎች ሲኖሩ ፕሮግራሞችም ሲኖሩ አንድ ላይ ነው የምንሰራው።

የቴክኖሎጂ ችግር ሲያጋጥመኝ ሊረዱኝ የሚችሉት ሰዎችን አናግራለሁ። እነዚህ እዛ ቴሌ ላይ ሊሰሩ የሚችሉ ቴክኖሎጂ ሊሰጡ የሚሰጡት ድርጅቶች ላይ ሊሰሩ የሚችሉ የደንበኛ አገልግሎት ሰዎችን አናግራለሁ።

ሽማግሌዎችን አከብራለሁ። የተለያዩ ትራንስፖርት ቦታዎች ላይ ቦታ በመልቀቅ ሊሆን ይችላል። ወይንም ደግሞ እንደዚህ አስፓልቶችን መንገድ አስቸጋሪ መንገዶችን። በማሻገር የተለያዩ ቦታዎች ላይ ቅድሚያ በመስጠት አከብራለሁ።

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው። ግን ከተለማመድኩ በኋላ ደስ ይለኛል። መራመድ እና መሮጥ እሰራለሁ። አንዳንድ የመታጠፍ እንቅስቃሴዎች አደርጋለሁ። አካል እየተለወጠ ነው። የበለጠ ጥንካሬ ይሰማኛል። ጤናዬም የተሻለ ነው። ጓደኛ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን። ሰላሳ ደይቃ ያህል ይወስዳል። ይህን እንደ ልማድ ማድረ እፈልጋለሁ።

ገበያ መሄድ በጣም አስደሳች ነው በየሳምንቱ እሄዳለሁ። ብዙ ነገሮች አሉ አትክልትና ፍራፈሬ እገዛለሁ። ሻጮቹ ጥሩዎች ናቸው ዋጋን እንነጋገራለን። አንዳንድ ጊዜ ትንሽ እንቀንሳለሁ። ደረቅ እቃዎችን እገዛለሁ። ሰዎች በብዛት አሉ ድምጽና እንቅስቃሴ ይሰማል። ገበያው በጣም ተንቀሳቃሽ ነው። ትኩስ እቃዎችን ማግኘት ደስ ይላል። እቤት እቃዎች ሁሉ ይገኛሉ። ይህን ሂደት ሁሌ እጠብቃለሁ። በከረጢት እሸከማለሁ

ዛሬ በሽታ ሰማኝ ራስ ምታት እና ትኩሳት አለብኝ ወደ ስራ አልሄድኩም ቤት ውስጥ ባልጋ እቆያለሁ። ብዙ ውሃ እጠጣለሁ፣ መድሃኒት ወስጃለሁ እናቴ ሹርባ ላከችልኝ ሞቅ ያለ ነው። ትንሽ ያህል እበላለሁኝ ድካም ይሰማኛል፤ ማንበብም እንኳን አልችልም። ፊልም ብቻ እመለከታለሁ፣ ለመተኛት እሞክራለሁ፣ እረፍት ምርጥ መድሃኒት ነው። ነገ እንደምሻት ሰው አደርጋለሁ ጤንነት አስፈላጊ ነው።

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ እመጣለሁ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ ፖፕኮር ማዘጋጀት ጀምሬያለሁ። መጠጦችም አዘጋጅቻለሁ። ሁሉም ሶፋ ላይ እንቀመጣለን። መብራቱን እናጠፋለን። በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስቅዳለን። አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደ ወደድን እናጋራለን። ለሁሉም ሰው የመዝናኛ ጊዜ ነው። ጓ ደኞች ጋር ጊዜ ማሳለፍ ይበልጣል።

በየቀኑ በአውቶቡስ እጉአዛለሁ ጠዋትላይ በሰወች ተሞልቶ ይሆናል። ሁሉም ወደስራ እየሄዱ ይገኛሉ አንዳንዶች እየተኙ ይጎዛሉ። ሌሎች ሞባይል ይመለከታሉ። የከተማው እይታ ውብ ነው። አንዳንድ ጊዜ ትራፊክ ይበዛል። መጠበቅ ያስፈልጋል ሹፌሩ ፈጣን ይሽከረከራል። ይህ የእለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳል። ግን ለማሰብ ጊዜ ይሰጣል።

ቡና ለኔ ልዩ ነገር ነው። በየቀኑ ሥስት ግዜ እጠጣለሁ የቡና ሽታ ብቻውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጃለን በመጀመሪያ እናነሰወልን፣ ከዝያን እንፈጨዋለ፣ ጀበና ውስጥ እናፈለዋለን። ጓደኞቼ ስመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው። የቡና ሽታ በት ሁሉ ይሞላል። ይህን ግዜ በጣም እወዳለሁ። ቡና ያለበት ቀን ጥሩ ቀን ነው። ይሄ የእለት ተእለት ልምድ ነው።

ፎቶዎቼን አልበም ውስጥ ነው የማስቀምጠው። አልበም የተለያዩ አልበሞች አሉኝ አነስተኛ ፎቶዎችን ሊይዙ የሚችሉ። ሌሎች ደግሞ ረጃጅም ሆነው ብዙ የቤተሰብ ፎቶዎችንም። የግል የተነሳሁትን ፎቶ ሊይዝ የሚችልልኝ። እነሱን አልበሞች በመጠቀም ፎቶዎቼን አስቀምጣለሁ።

ከልጅነቴ የምዘክረው ነገር አለ ይህም ደግሞ የልጅነት የልደት ቀኔ ነው። እና የልደት ቀኔን ልጅነቴን እያሰብኩኝ አስ አከብረዋለሁ። ከጓደኞቼ ጋር እና። ከልጅነቴ ጀምሮ የሚዘክረው ወይም የማከብረው ነገር የልደት ቀኔን ነው።

የምወደው ወቅት የክረምት ወቅት ነው። በእኛ ሀገር የክረምት ወቅት የምንለው ከሰኔ ጀምሮ ወይም ከግንቦት መጀመር ይችላል አብዛኛውን ግን ሰኔ ሐምሌና ነሀሴ ሶስቱ ወራቶች የክረምት ወራቶች ናቸው። እነሱን ወቅት እነሱን ጊዜያቶች እወዳችዋለሁ።

አዎ የተለያዩ ገመዶችን እጠቀማለሁ ለስፖርት መስሪያ የሚሆኑ ገመዶችን የተለያዩ ደግሞ እቃ ማስራዬ የሚያገለግሉ ጠመዶችን እጠቀማለሁ። ከዛም በተጨማሪ ደግሞ የተለያዩ ልብሶች ከተሰጡ ቡሀላ ከታጠቡ ቡሀላ የሚሰጡበት ገመድ አለ። እሱንም እጠቀማለሁ

አዎ የተለያዩ መስመር ላይ የሚሰጡ ትምህርቶችን እወስዳለሁ። ከኮምፒውተር ስልጠናጋር በተያያዘ ወይንም ደግሞ ስለልቦናዊ ትምህርቶች በመስመር ላይ እማራለሁ። ያም ደግሞ ከግዜም አንፃር ከገንዘብም አንፃር። በመስመር ላይ መማር የተሻለ ነው። በአካል ከሚሆን